አሁን ማብሰል እችላለሁ እንዲያውም የኔ ተመራጭ ምግብ በቤት ውስጥ የበሰለና ይበልጥ ደግሞ ራሴ የማበስለው ነው። ከፈጣን ምግቦች ይልቅ ይህ ለኔ ተመራጭ ነው ምክንያቱም ጤናማነቱ እየተረጋገጠ ነው። አእምሮዬ በቀላሉ ያምነዋል ይቀበለዋል እኔን ለኔ በሚስማማኝና እኔ በምፈልገው መንገድ ማብሰልና መስራት ስለምችል። ለኔ ተመራጩ ማብሰል ነው። ስለሆነም እኔ ማብሰል እችላለሁ ከልጅነቴ ጀምሮ አብስሎ የመመገብ ልማድ አለኝ። ከኔ አልፎ ለቤተሰቦቸ በየጊዜው በየቀኑ ለሁለት ጊዜ ያህል ጠዋትና ማታ ለባለቤቴና ለልጆቼ ምግብ አበስላለሁ።

አሁን አስተያየት መቀበል እወዳለሁ። ምክንያቱም አስተያየት አንተ በራስህ ላይ ያላየኸውን ጉድለትና ድክመት ሌሎች ሊመለከቱት ስለሚችሉ ራስ ስን ለማሻሻል። የተሻለው እና ምርጡ አማራጭ በመሆኑ ሁልጊዜም አስተያየት መቀበል እወዳለሁ። ከዚያም ለማስተካከል ጥረት አደርጋለሁ። አስተያየት መቀበል የብልህነት የጉብዝናና የትልቅነት ምልክት ነው። ራሳቸውን የሚያሻሽሉ ሰዎች ሁልጊዜ አስተያየትን ይቀበላሉ ብዬ አስባለሁ። እኔም ደግሞ ሁል ጊዜ ራሴን አስተያየት በመቀበል ጉድለቶቼን ለማየት ሁልጊዜም ፍላጎቱ እና አቅሙ አለኝ።

በአንድ ጊዜ ብዙ ስራዎችን አላስተናግድም። ምክንያቱም ያለኝ አእምሮ አንድ ነው ትኩረት ማድረግ የምችለው አንድ ነገር ላይ በመሆኑ እና ውጤታማ ስራ መስራት የምችለውም በአንድ ነገር ላይ ትኩረት ሳደርግ ብቻ በመሆኑ። በአንድ ጊዜ ብዙ ስራዎችን ለማስተናገድ ፈቃደኛ አይደለሁም። ይልቁንም አንድ ስራ ላይ የበለጠ ትኩረት በማድረግ ጊዜን በመስጠት በመተንተን በመቀየስ እና የአጭር እና የመካከለኛ ጊዜ እቅድ በማውጣት እንደ ስራው ክብደትና አይነት በአግባቡ ለማስተናገድ ጥረት አደርጋለሁ። ከእኔ የተረፈውን እና ከእኔ አቅም በላይ የሆነውን እግር አንድ ብዬ አምናለሁ

የክላውድ ማከማቻ አልጠቀምም። ምክንያቱም ይህ ከእኔ ስራ ጋር ከእኔ ሁኔታ ጋር ከእኔ ከባቢ ጋር የሚሄድ የሚዛመድ እና ለመጠቀምም እድሉንም ሁኔታውንም የሚፈጥርልኝ ባለመሆኑ የክላውድ ማከማቻ የመጠቀም እድሌ። ዜሮ ነው። ስለሆነም የክላውድ ማከማቻቻን አልጠቀምም።

አዎን ሹራብ መስፋት እችላለሁ። ሹራቤ በሚቀደድበት ወቅት በሚቦጨቅበት ወቅት። በሚስማር በቆርቆሮ በተለያየ ምክንያት። የዛን ጊዜ የራሴን ሹራብ በመርፌ እሰፋለሁ። እንዲሁም የልብስ መኪና ያለኝ በመሆኑ እሱንም እጠቀማለሁ። ሹራብ መስፋት አንደኛው የኔ ልዩ ችሎታ ነው። እንዲሁም ከዚህ ቀደም የስራ እድል እና ቋሚ ገቢ የማገኝበትን መንገድም ከፍቶልን ነበር።

አወን ስማርት ፎንን እጠቀማለሁ። ለብዙ አላማዎችም ያገለግለኛል በመጀመሪያ ደረጃ ወቅታዊ የሆኑ ዜናዎችን መዝናኛዎችን ለመከታተል ይረዳኛል። በተጨማሪም በይነ መረብ የሚሰጡ ትምህርቶችን ስልጠናዎችን በየጊዜው እከታተልበታለሁ አዳዲስ እውቀቶችንም እቀስምበታለሁ አስተማሪ ይሁን ነገሮችንም እማርበታለሁ። እንዲሁም ከዚህ ቀደም ስኬታማ ከሆኑ ሰዎችም የተለያዩ ስልቶችን የህይወት ተሞክሮዎችን እወስድበታለሁ። በተጨማሪም አነቃቂና እና ጠቃሚ የሆኑ ምክሮችን ለማግኘትም እጠቀምበታለሁ። እንዲሁም የተለያዩ የስራ እድሎችን እና ተጨማሪ ገቢዎችን ለማግኘትም እጠቀምባታለሁ እጠቀምበታለሁ። ለምሳሌ የፍሪላንሲንግ ስራ የ አይቲ ወይንም የኢንፎርሜሽን ቴክኖሎጂ ነክ የሆኑ ስራዎችን ወይንም የአርቴፊሻል ኢንተለጀንስ ስራዎችን በፍሪላንሲንግ ስማርት ፎን በመጠቀም ለመስራት ጥረት አደርጋለሁ። በአጠቃላይ ዘርፈ ብዙ ጥቅሞች አሉት ብዬ ስለማምን የተለየ ቁርኝትም ስላለኝ ስማርት ፎንን ሁልጊዜም እጠቀማለሁ።

የተለያዩ መሳሪያዎችን እንደየሁኔታው እንደምፈልግበት መስክ እና ቦታ እጠቀማለሁ። ለምሳሌ ያህል የተለያዩ የኦንላይን ስራዎችን ለመስራት በምፈልግበት ወቅት ስማርት ፎኔን እና ላፕቶፔን እጠቀማለሁ። እንዲሁም የተለያዩ ድርጅቶች ጋር ስልጠና በምወስድበት ወቅት ማስታወሻ እና እስኪርቢቶ እጠቀማለሁ። እቤት በምኖርበት ወቅት በርካታ የቤት ቁሳቁሶች መመገቢያ ስቶቭ ኦቭን እንዲሁም ፍሪጆችን ቴሌቪዥን እጠቀማለሁ። እንዲሁም ሌሎች ያልጠቀስኳቸው በርካታ ንብረቶችን እንደ ቦታው እንደ ሁኔታው እንደ አካባቢው እና እንደ ሰዓቱ እንደሚያስፈልገኝ ሁኔታ በየጊዜው እጠቀማለሁ።

ስራዬ በንጽጽር አድካሚ የሚባል አይደለም፤ ከሌሎች ስራዎች አንፃር ምክንያቱም የበለጠ የማስተዳደር እንዲሁም የአእምሮ ትኩረትን እንጂ የአካላዊ ሁኔታን ወይንም ጉልበት የሚጠይቁ ባለመሆናቸው ነው። ለምሳሌ የምሰራው በአብዛኛው ቢሮ ላይ ቁጭ ብዬ ከኮምፒውተሬና በላፕቶፔ ነው። ከወጣሁም በኋላ ትርፍ ገንዘብ ለማግኘት ወይንም ተጨማሪ ገቢ ለማግኘት የምጠቀመው የላፕቶፔን እና ስማርት ፎኔን ነው። ከሰራተኞች ጋር ከሙያ ባልደረቦቼ እንዲሁም ከአለቆቼ ጋር ስገናኝም ምንም የማወጣው የተለየ አካላዊ ጉልበት የለም። ሆኖም ግን መጠነኛ የአእምሮ መዛል እና እንዲሁም መጠነኛ ድካም ስለሚሰማኝ ሁልጊዜ በቀላሉ ማታ ላይ እረፍት ለማግኘት እና እንቅልፍ ለማግኘት ይረዳኛል።

ሁልጊዜም አዳዲስ ነገሮችን መማር የዘወትር ልማዴ እና የምወደው ሁልጊዜ የምተገብረውም ነገር ነው። ምክንያቱም አዲስ ነገር በመማር ገቢን እና የህይወት ክህሎት ትምህርቶችን ብስለት እንዲሁም ስኬታማና ውጤታማ ህይወትን ለመኖር ያግዛል። ብዬ ስለማምን ሁልጊዜም አዲስ ነገር መማር ያስደስተኛል እፈልጋለሁ። ለምሳሌ ከምማራቸው ነገራቶች ውስጥ የፍሪላንሲንግ የኢንፎርሜሽን ቴክኖሎጂ ክህሎቶችን መማር ያስደስተኛል። ምክንያቱም ተጨማሪ እና በረጅም ጊዜ ደግሞ ውጤታማ እና ከፍተኛ ገቢ የሚያስገኝ ስራ ነው። ብዬ ስለማምን እነዚህን ጥበቦች ክህሎቶች ሁልጊዜ እማራለሁ። በተጨማሪ የተለያዩ አነቃቂ የሆኑ የህይወት ክህሎት ስልጠናዎችን አእምሮዬን በኢኮኖሚ በአካላዊና በመንፈሳዊ እንዲጠነክር በማድረግ ውጤታማ ለመሆን ሁልጊዜም ጥረት አደርጋለሁ።

አወን የሞባይል ዳታን እጠቀማለሁ አሁን ራሱ ድምፄን እየመዘገብኩና እየላኩ ያለሁት የሞባይል ዳታን በመጠቀም ነው። በርካታ ጊዜ የዘውትር አማራጭ የተለያዩ ስራዎችን ለመስራት የመጀመሪያ ተመራጬ ዋይፋይ ቢሆንም የሞባይል ዳታ የተለያዩ ቦታዎች ላይ ራውተሩ በማይኖርበት ጊዜ በብዛት የምጠቀመው የሞባይል ዳታ ጥቅልን በመግዛት ነው።

በስራዬ ላይ ምንም እንኳን በጣም ከፍተኛ ልበሉ ወይም አሳሰብ ልበሉ የምችሉ ችግሮች ወይንም ተግዳሮቶች ባይኖሩም የተወሰኑ ተግዳሮቶች አሁንም ድረስ ያልተቀረፉና ከተግዳሮታቸው ይዘናቸው፥ የቀጠልናቸው ያሉ ናቸው። ለምሳሌ ያህል በስራ መካከል አለመግባባት ከስራ ባልደረቦች መካከል እንደሁም ከበለይ አመራሮች ጋር ያለመግባባት እንድሁም ከድፓሪትሜንት በተለየ ዲፓሪትሜንቶች መካከል ያለመግባባት ስራዎችን በወቅቱና በጊዜው። ያለማድረስ ይህ የሆነበት ምክንያት ተደጋጋሚና ተደራራቢ በርካታ ስራዎች ስለሚያጋጥመን እነዚህን ለማስተናገድ በቂ የሆነ ጊዜ እና የጊዜ እጥረት ባለመኖሩ ባለመኖሩ። በመስሪያ ቤቶቻችን በተለይ በጉልበት ሰራተኞች ላይ ያለው ከፍተኛ የሰው ሀይል ፍሰት ችግር። እነዚህ ችግሮች መደራረብ በስራችን ላይ ትልቅ ተግዳሮትን አሳድሯል።

ወደ ስራ እንወት እሄዳለሁ ምክንያቱም በዚህ መንገድ መሄድ በጣም የሚያስደስተኝ እና የማምንበት መንገድ በመሆኑ። ይህ መንገድ ወደ ስራዬ ለመድረሻ የተሻለው ነው ብዬ የማምን በመሆኔ እሄዳለሁ።

አዎ በዶቄ መፍጨት አውቃለሁ። በእርግጥ በአሁኑ ጊዜ የተለያዩ የመፍጫ መንገዶችን ቴክኖሎጂ መብራት የተለያዩ ነገራቶች በአግባቡና በቅርቡ ያሉ በመሆናቸው አልጠቀምበትም። ቀደም ሲል ግን የተለያዩ ዱቄቶችን። ገብስ እና መሰል ነገሮችን ለመፍጨት የምንጠቀመው በዶቄ ነበር። እኔም በዶቄ በርከት ያለ ጊዜ ፈጭቻለሁ። ቤተሰቦቼም እናቴም በተመሳሳይ ይህንን አከናውነዋል። በአጠቃላይ በዶቄ መፍጨትን በልጅነቴ በደንብ አውቀዋለሁ ምንም እንኳን በአሁኑ ጊዜ የምጠቀምበት ባይሆንም

ብዙ ጊዜ በብርድ ላለመጠቃት ስል ሁለት ብርድ ልብስ እጠቀማለሁ። ምክንያቱም የምተኛው ከአንድ ልጄና ከትዳር አጋሬ ጋር በመሆኑ ለብርድ እንዳንጋለጥና በአግባቡ ለመሸፋፈን ስንል ሁለት ብርድ ልብስን። አዘውትረን ማታ ማታ ለመኝታችን እንጠቀምበታለን።